በጣም ቆንጆ ጥያቄ ነው የጠየከኝ ጥሩ ጥያቄ ነው የጠየከኝ ስለጠየከኝ ጥሩ ነው። ስራ መግባት ታከብራለህ ላልከኝ የስራ ምግባር በጣም የማከብር ምክንያቱም ስራ ሲሰራ በምግባር በስነ ምግባር እንደዚሁም ስራው በሚፈቅደው ህግ እና ደንብ መሰረት መሰራት ስላአለበት። የስራ ምግባር ታከብራለህ ላልከኝ መልስ አዎ አከብራለሁ ነው በሚገባ አከብራለሁኝ። አክብሬ ጠንቅቄ ለሙያው ክብር ሰጥቼ ሙያውን በጣም ወድጄ ስራውን እሰራለሁና። የሙያ ምግባር በጣም አከብራለሁኝ በማክበር ነው ስራዬን የሚሰራውና። የስራ መግባት በጣም አከብሯል የስራ ምግባር ደግሞ ለስራው ውጤታማነት ውጤት ለማምጣት በጣም ወሳኝ ነገር እና መልካም ነገር ነው። አንድ ስራ ስሰራ መግባር ያስፈልጋል ከዛ በኋላ ነው ውጤት ሊመጣ የሚችለው። ያለ ምግባር ወይም ያለ ተግባር የሚመጣ ነገር ስለሌ በመግባር ነው ስራ የምሰራው እና ስራን ስሰራ በምግባር ነው የምሰራው። በምግባር የተሰራ ስራ ደግሞ ውጤቱ ፍሬያማ ይሆናል መጨረሻው ምርጥና ጥሩ ይሆናል። የተሻለ ውጤት ለማምጣት ቅድሚያ ዝግጁ ይሆናል ቅድሚያ ሁሉን ነገሮች እወጣለሁ ሁሉን ነገሮች አከናውናለሁ

አሁንም በጣም ጥሩ ጥያቄን ሽማግሌዎችን አከብራለሁ ትልቅ ሰዎችን ነው ማከብረው ትልቅ ሰዎችን አከብራለሁ ህፃናትን አከብራለሁ ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን ትልቅ ሰዎች ስለሆኑ ክብር እሰጣቸዋለሁ በእድሜያቸው በኖሩበት ዘመን ብዙ ነገር ስላሳለፉ ከእኔ በላይ ብዙ ነገር የሚያደርጉን ነገር ስለሚኖር ስለሚኖራቸው ብዙ ዝግጅት ስለሚኖራቸው ሽማግሌዎችን በጣም አከብራለሁኝ በጣም እንከባከባለሁኝ። እታዛለሁኝ እነሱ የሚሉኝን ነገር እሰማለሁኝ እና ሽማግሌዎች ትልቅ ቦታ አለኝ። ሽማግሌዎች አድርጌ ያሉኝን ነገር አደርጋለሁ እና እከብራችኋለሁኝ። ትልቅ ቦታ አለኝ ትልቅ ክብር አለኝ ምክንያቱም ትልቅ ሰዎች ናቸው ትልቅ ሰዎች ናቸው። በበሃሉ መሰረት ይከበራሉ እነሱ ሚሉትን ነገር ይሰማል እነሱ ሚሉትን ነገር ይሆናልና። እና ስለዚህ ትልልቅ ሰዎችን ሽማግሌዎችን አከብረዋለሁ። ሽማግሌዎችን እታዘዛለሁ ሽማግሌዎች የሚጠይቁኝን ጥያቄ በአግባቡ እመልሳለሁ። ሽማግሌዎች ሲያዙኝ ወዲያውኑ በፍጥነት እታዛለሁኝ። አድርግ የሚሉኝን ነገር አደርጋለሁኝ አከናውን የሚሉኝኝ ነገር አከናውናለሁ። እና አከብራለሁኝ ትልቅ ክብር አለ ሽማግሌ

በሚገባ የድምጽ መልእክት እልካለሁኝ ለምሳሌ በቴሌግራም ልልክ እችላለሁ በይሞ ልልክ እችላለሁ። ዋስት አፕ ልልክ እችላለሁ በሌሎች እንደዚሁ መተግበሪያዎች ልክልክ እችላለሁ። የድምጽ መልእክት መላክ ፈልጌ ሰዓት አስፈላጊ በሆነ ሰዓት እንደዚሁም ውጪ ያሉ ቤተሰቦች ቃል ለማውራት ከእነሱ ጋር በድምጽ ለማውራት። ድምጽ ሪፋርድ ያደረኩኝ ይልካሉ ብዙ ጊዜ እነሱን የምጠይቅበት ወይም እነሱን የማወራበት ብዙ ጊዜ በድምጽ ነው። መልእክቶችንም እንደዚህ ለጓደኛም በስራ ምክንያት አንዳንድ ነገሮችን ሪከርድ ማድረግባቸው አጋጣሚዎች አሉ እንደዚሁም ድምፃዬን ሪከርድ እያደረኩኝ። አንዳንድ ቋንቋዎችን እለማመዳለሁኝ ራሴን አለማመዳለሁ ቋንቋዎችን ራሴን ዝግጁ አደርጋለሁኝ እና ድምጽ መልእክት እልካለሁኝ። ብሩክ ጊዜ ባይሆንም አልፎ አልፎ ምልክበት አጋጣሚ አለ። አሰፈላጊ በሆነ ሰዓት መለክ ባለብኝ ሰዓት እንደውም በሚጠቅም ሰዓት እና አስፈላጊ በሆነ ሰዓት የድምጽ መልእክት እልካለሁኝ። ድምጽ መልእክት በመላክ ያው በእያንዳንዱ ቀን ላላዳርግ እችላለሁ ግን አልፎ አልፎ ባሉት ቀኖች የድምጽ መልእክት መላክ። አንዳንድ ስራዎችን አንዳንድ ተግባሮችን አድርጋለሁኝ አወራለሁና የድምጽ መልእክት እልካለሁኝ።

ኦ በጣም የሚገርም ጥያቄ ነው የጠየከኝ። በጣም ጥሩ ጥያቄ ነው የጠየከኝ አመሰግናለሁ ሌሎች መርዳት በጣም ትወዳለህ በጣም ወዳለው ሌሎችን መርዳት እወዳለው ምክንያቱም ሌሎቹን ስለስረላ ደስታ ነው የሚሰማኝ። ትልቅ አሴት አደርጋለሁ ደስ ይለኛል ከምልህ በላይ እንዴት ብዬ ልግለፅ ቃላት ራሱ የለኝም እና ወደፊት ራሱ አላማዬ ሀሳቤ ሌሎቹን ማገዝ ሌሎቹን መርዳት ነው ደግሞ የራሴ የበጎ አድራጎት ድርጅት ቢኖረኝ ሌሎቹን በማገዝ ማገኘው ደስታ በጣም ከደስታ በላይ ነው እና በምንም የማይገዛ በገንዘብ የማይገዛ በምንም ማይቀየር ደስታ ነው እና ሌሎቹን መርዳት በጣም ደስ ይላል በጣም ከምንም በላይ በህይወቴ የምፈልገው ነገር ማድረግ የምፈልገው ነገር ማከናወን የምፈልገው ነገር ሁሌም እንዲሆን እንዲሳካ የምፈልገው ነገር አንዱ ሌሎቹም አንዳንዱ ሌሎችን በመርዳት ሌሎችን በማገዝ ነገ የተሻለ ለማድረግ ነገ ለሌሎች በመድረስ ሌሎችን ሳቅ የሌሎችን ደስታ በማየት እኔም ተደስቼ ማየት እፈልጋለሁ እና ሌሎች መርዳት ደግሞ ከምንም በላይ በጣም በህይወት የሚያስደስት ነገር ነው ለራስም ከማድረግ በላይ ለራሱም ከመስራት በላይ ሌሎችን ለሌሎቹ ማድረግ ትልቅ ትርጉም አለው

ኦ አሁንም ይሄ አሪፍ ጥያቄ ነው ወደ የትኛው ቦታ ተጉዘህ ታቃለህ? ብዙ ጊዜ ወደ ገዳም ተጉዠ አውቃለሁኝ ወደተለያየ ሀገር እንደዚህ ዘመድ ጥየቃ ሊሆን ይችላል በስራ ምክንያት ሊሆን ይችላል ተጉዠ አቃለሁ። ገዳማት ላይ ነው ግዝም ብዙ ረጅም ጉዞ ተጉዠ ማቀው። ወደ ተገዳማት ሄጄ ገዳማትን አይቼ አውቃለሁኝ ረጅም ጉዞ ተጉዤ ነው። ወዴ የትኛው ቦታ ተጉዘህ ታውቃለህ አልከኝ ወደ ገዳማት ተጉዤ አውቃለሁ ወደ አይማኖት ቦታዎች ተጉዠ አቃለሁኝ። እንዲሁም ደግሞ የተለያዩ ከተማዎች ከተማዎቹን ለማየት ቤተሰብ ለመጠየቅ ተጉዣ አውቃለሁ እና በዋነኝነት ግን አብዛኛውን ጊዜ ማለት ይቻላል። ያው ወዴትኛው ቦታ ተጉዘህ ታውቃለህ ለምትለው ጥያቄ? ወደ ገዳማት ወደ ተለያዩ ከተማዎች። ተጉዠ አይቼ አቃለሁኝ ማየት ያለብኝን ነገር እዛ ያለውን አዲስ ነገር እዛ ያለውን መረዳት ያለብኝን ነገር ማወቅ ያለብኝን ነገር ተረድቼ አይቼ አውቃለሁኝ ተጉዠ አውቃለሁኝ ረጅም ጉዞም አድካሚ ጉዞም ተጉዥ አውቃለሁኝ። ከአሥራ ሁለት ሰዓት በላይ የሚወስዱ ጉዞዎችንም አድርጌ አውቃለሁኝ። እና በዛ ተጉዥ ማድረግ ያለብኝን አድርጌ ማየት ያለብኝን አይቼ አውቃለሁኝ

ይሄ ራሱ የሚገርም ጥያቄ ነው ጥሩ ጥያቄ ነው የጠየከኝ በዚህ ሰዓት ቋንቋ በጣም አስፈላጊ ነገር ነው ቋንቋ ከሚያስፈልጉ ነገሮች አንዱ ነው በቃ ትልቁ መሳሪያ ቋንቋ ነው አሁን ላይ የመጀመሪያው የአፍ መፍቻ ቋንቋዬ አማርኛ ነው ይሄ ራሱ የሚገርም ጥያቄ ነው ጥሩ ጥያቄ ነው የጠየከኝ በዚህ ሰዓት ቋንቋ በጣም አስፈላጊ ነገር ነው ቋንቋ ከሚያስፈልጉ ነገሮች አንዱ ነው በቃ ትልቁ መሳሪያ ቋንቋ ነው አሁን ላይ የመጀመሪያው የአፍ መፍቻ ቋንቋዬ አማርኛ ነው አማርኛ ቀጥሎ ደግሞ እንግሊዘኛ እናግራለሁ ኢንተር ሚዲት በሚባል ደረጃ ግን ፕራክቲስ ያልደረኩ ነው እየተማርኩ ነው አሁን ላይ በደንብ ፍሎንት መሆን እፈልጋለሁ በደንብ እንግሊዘኛ ፕሮፌሽናሊ ማውራት እፈልጋለሁ ምክንያቱም በቀላይ ያቀር ላይ ያው የምነገር ቋንቋ ለማቀፉ ቋንቋ ስለሆነ ሁለት ቋንቋዎችን ከተማርኩኝ ኔክስት ደግሞ ቀጣይ ደግሞ ሌሎች ቋንቋዎችን በመማር ሌሎች ቋንቋዎችን ለማወቅ በመጣር ራሴን የተለያዩ የተለያዩ ሀገር ቋንቋዎችን በመናገር መንገድም የተሻለ እንዲሆንና መረዳትም እንድችል ያለውን ነገር ምክንያቱም ቋንቋ ሁሉ ነገር መረዳት የምንችልበት ነው ትልቁ ነገር ቋንቋውን ማወቅ ነው ቋንቋው ሰው ካወቀ በዛ በቋንቋው ብዙ ነገር ማድረግ ይችላል ማከናወን ይችላል መስራት ይችላል የሚሰራውም ስራ ካለ የሚያደርገውም ነገር ካለ ማድረግ ይችላል እና ስለዚህ ለቋንቋ ትልቅ ቦታ አለኝ ወደፊት ጊዜ ወስጄ ከሁለት ቋንቋዎች በላይ የምነገርበት ሁኔታዎችን እንደሚፈጠሩ ተስፋ አደርጋለሁ ለሆኑ ስለጠየቀኝ በጣም አመሰግናለሁ።

ኢንተርኔት አለኝ ኢንተምክንያቱም። ንብ ነው ያለኝ ምክንያቱም የስራዎችን ለመስራት ለማንበብ ሊሆን ይችላል። ሁሌምኔ ማንበብ የለብኝም ነገር ሊሆን ይችላል። ማወቅ ያለብኝም ነገር ልጅ የተለያዩ መረጃዎችን ለማየት ለማወቅ ሊሆን ይችላል ለመስማት ሊሆን ይችላል እኔ የምፈልጋችሁ እውቀት ወቀት ወይ ትምህርቶች እኔ ኦንላይን ላይ ለማንበብ ሊሆን ይችላል ለመጻፍ ሊሆን ይችላል፤ ራሴን ለማዘጋጀት ሊሆን ይችላል፤ ለተለያዩ ስራዎች ለተለያዩ ትምህርታዊ ነገሮች ለተለያዩ ጥያቄዎች ለተለያዩ ፈተናዎች እንደውም ገቢ የማገኝበት አንዱ በኢንተርኔት ኢንተርኔት ተጠቅሜ ነው ኢንተርኔት አለም ተጠቅሜ ነው እና ቤት ውስጥ ኢንተርኔት አለኝ። ኢንተርኔት እጠቀማለሁ ኢንተርኔት የምትጠቀሙ እንደውም በየቃኑ በየሰአቱ በየእለቱ ነው እና በሰአት ያው ኢንተርኔት ያው ጊዜው የሚፈልግም ስለሆነ ኢንተርኔት አለኝ በዋናነት ብዙ ነገሮችን ወደ ፊት ራሱ ለመጠቀም ዛሬ ላይ ቀድሜ በመስራት ላይ በመዘጋጀት ላይ እገኛለሁ። ኢንተርኔት አለ፤ ኢንተርኔት አለህ ወይ? ላልከኝ ጥያቄ አዎ ኢንተርኔት አለኝ ኢንተርኔትም እጠቀማለሁ የሚለውን ነው መልሴ

የተለያዩ ነገሮችን ልጠቀም እችላለሁ እሳት ለማንደድ ለምሳሌ እንጨት ልጠቀም እችላለሁ እንጨት በማቀጣጠል እሳት ለማንደድ ይቻላል። እንዲሁም የተለያዩ ነገሮች አሉ። ምንድነው? ኤሌክትሪክም ጀስት እንደነው ስቶቭ ካለ ስቶቭ ልጠቀም እችላለሁ ስቶቭ መብራት ካለ መብራት ልጠቀም እችላለሁ። ግን በክፍለ ሀገር ደረጃ ለምሳሌ እንጨት ልጠቀም እችላለሁ። ከሰል ልጠቀም እችላለሁ። ከሰሉን በማቀጣጠል እሳት ማንደድ ይቻላል። እንጨቱን ደግሞ አሁንም በመለኮስ ወይም በማንደድ እሳቱን መጠቀም ይቻላል። እሳትን በብዙ መንገድ ለማንደድ እጠቀምበታለሁ ማለት ብዙ መንገድ አለ ብዙ መንገዶች አሉ። ለምሳሌ በዋናነት ክሰልና እንጨት ነው ምጠቀመው። ከክሰልና ከእንጨት ውጪ ደግሞ ስቶቭም ልጠቀም እችላለሁኝ። እና እንደ ሁኔታዎች ሊወሰን ይችላል ወይም እንዳለውበት አካባቢ እንዳለውበት ሁኔታ ሊወሰን ይችላል። ለአቅርቦቱ ሊወሰን ይችላል። እና እሳትን በክሰልና በእንጨት ልጠቀም እችላለሁ

በጣም የሚገርም ጥያቄ ነው። የጠየቅከኝ በጣም ስለጠየቅከኝ አመሰግናለሁ። ጨረቃ ብረሃን በጣም ነው ምወደው! በጣም ነው የምወደው! ሳያት ራሱ በጣም ያስደስተኛል። አንዳንድ ጊዜ ማታማታ ሳያት በጣም ነው ውስጤ ደስ የሚለው ምናምን ምን አይነት ተፈጥሮ ነው ምን አይነት ሁኔታ ነው በጣም እኮ ደስ ነው የሚለው። ፈጣሪ ግን እንደዚህ አድርጎ የፈጠራት እንዴት ነው። በጣም ታምራለች። እኮ ምናምን ለብዙ ሰዓት ቁጭ ብዬ አያታለሁ ስመለከታት ልዩ ፍጥረት ናት እና በጣም እኔንጃ በዚሁ አጋጣሚ ከጠየከኝ አይቀርም ትፈጥሮን በጣም አደንቃለሁ ለተፈጠሮ ትልቅ ቦታ አለኝ እና ተፈጥሮን ሳይ ስመለከት ለእያንዳንዱ ነገር ይሄው አድናቆት ውበና ድንቅ እንደሆነ በቃ ይሰማኛል። እና ጨረቃ ብርሃን በጣም እወዳለሁኝ። ከመስደስቱኝ ነገሮች አንዱ ይሄ ነው። ማታ ላይ ስመለከታት ልዩ ድንቅ እና በጣም ልዩ ያፍጥረት እንደሆነች አያለሁኝ እገነዘባለሁ እና የጨረቃ ብርሃን ትወዳለህ? ላልከኝ ጥያቄ አሁንም መልሱ የሚሆነው ምንድነው? አ አዎ! በጣም እወዳለሁኝ። በጣም ነው የምወደው የጨረቃ ብርሃን ማየት እወዳለሁኝ። ተፈጥሮን እወዳለሁኝ እና የጨረቃ ብርሃን በጣም እወዳለሁ።

አዎ የሚገርም ጥያቄ የሚገርም ነው። አዎ ነበረ አሁን ላይ ግን አይደለም አሁን ላይ ያው የራሴን ፍሪላንስ ስራ ጀምሬያለሁ። ከአሁን በፊት ግን የነበረው ስራዬ። ሁለተኛ ስራዬ የመጀመሪያው ስራ የሁለተኛ ስራ አድካሚ ነበረ። ጠዋት አንድ ሰዓት ከኣርባ አምስት ገብቼ አስራ አንድ ሰዓት አስራ ሁለት ሰዓት አንድ ሰዓት ነበር የምወጣው በጣም ሙሉ ቀን። ከደንበኞች ጋር ነው የምውለው ሙሉ ቀን በራሱ ቋጥሬ ነው የምውለው ሙሉ ቀን። በጣም ተጠምቼ ነው የምለው በተለያዩ ትራንዛክሽን ሙሉ ቀን ፀሀይ ላይ ልወጣ እችላለው። ብዙ መንገድ ብዙ ርቀት ልሄድ እችላለው። ካሽ ተሸክሜ ላመላልስ እችላለሁ ብዙ ነገር ነበር እና ስራዬ አድካሚ ነበረ። አሁን ላይ ያለው ስራዬ ሳይሆን በፊት ምሰራው ስራዬ አድካሚ ነበር። ብዙ ውጣ ውረድ የሞላበት ነበረ። አስራ ሰባት ሃያ ኪሎ ሜትሮችን ሄጄ ነበር የምሰራው ስራውን እና በጣም አድካሚ ስራ ነበር። አሁን ላይ ግን ጥሩ ነው በአንጻሩ ጥሩ ነው። የራሴን ስራ በመስራት ላይ ራሴን በመለወጥ ሂደት ውስጥ ስላለሁኝ አሁን ላይ የሚሰራው ስራ ጥሩ ነው ከትላንቱ አንፃር

ደብዳቤ መጽሐፍ ትወዳለህ ወይ? ደብዳቤ መጽሐፍ በጣም ነው የምወደው። አንድ አጠቃላይ ከደብዳቤም ውጭ። ተጨማሪ ደስተኛ መጽሐፍ መስታወሻ ላይ መያዝ ጽሁፎችን ማንበብ ከምንም በላይ ሁልጊዜ በቃ። አንድ ነገር ሳነብ ራሱ ማስታወሻ ይዤ ነው የማነበው ጽፈዋለሁኝ ወይ መጽሐፍ ደስ ይለኛል አያስደስተኛል እና ደብዳቤ መጽሐፍ እወዳለሁኝ። እንደውም በፊት እጽፍ ነበረ እስከ አንድ እስከ ስምንተኛ ክፍል ምናምን እያለሁ። ደብዳቤ መጽሐፍ የደብዳቤ ያጻጻፍ ፎርሞችን አይ ነበር እመለከት ነበር እና። ደብዳቤ መጽሐፍ በጣም ነው የሚያስደስተኝ በጣም የምወደው ነገር አንዱ ደብዳቤ መጽሐፍ ነው። ምክንያቱም ለሆነ ሰው ደግሞ መጽሐፍ ፈልግ በቀላሉ አጭር በሆነ መንገድ ቀላል ነገር ግልጽ በሆነ መንገድ መጽሐፍ ስለምችል። ደብዳቤ መጽሐፍ ይስደስተኛል በጣም የምወደው ነገር ነው። እለማመዳለሁ ለመጽሐፍ እንዴት እንደምንጽፍ ምን ማለት እንዳለብኝ። መግቢያው ላይ ምን እንዳለ ማለት እንደ ዋና ሀሳቡ ምን መሆን እንደለበት መደምደሚያው ምን መሆን እንደለበት ያንደኛው ነገር። መጽሐፍ የለብኝ ኮንተንት ቀድመህ አውቃለሁኝ። እና መጽሐፍ ትወዳለህ? ደብዳቤ ያው ደብዳቤ መጽሐፍ በጣም ነው የምወደው።

ታሪክ መናገር ትወዳለህ አወዳለሁኝ እሱ ባይሆኑም ያወቅኩትን ያህል የተማርኩትን ያህል ታሪክ እናገራለሁኝ። ከተረዳሁት አንፃር ታሪኩ ደግሞ በጣም አጓጊ ከሆነ በጣም የሚስብ ልብ የሚስብ ከሆነ ታሪኩ ደግሞ በጣም የሚጠቅም ከሆነ ከምንም በላይ በጣም የሚታወስ እና ብዙ ሰዎች ግን ተወዳጅ ከሆነ እንደውም በቃ ታሪኩ በብዙ መንገድ የምወደው ከሆነ ትርጉም ልጅ ትርጉም ስላለው ብዙ የተከፈለለትም ነገር ካለ ሳንተሪክ ላይ ፎከስ አድርጌ መናገር ደስ ይለኛል። መናገር እወዳለሁኝ ማውራት እወዳለሁኝ ስለዛ ታሪክ እና በቃ ቴለር ስቶሪ ቴለር መሆን እችላለሁኝ። ታሪኩን በደንብ አድርጌ ስቶሪውን ታሪኩን እያንዳንዱን ነገር መናገር መጻፍ እና ማንበብ ደስ ይለኛል። የዛን ታሪክ ደጋግሜ ራሱ ሳነበው ወይም ታሪኩን ስናገረው ውስጤ ደስ ነው የሚለው። ምክንያቱም ለዛ ታሪክ ከመጀመሪያ ጀምሮ የነበረውን ነገር የአንዳንዱ ነገር። በጊዜ ቅደም ተከተል ያሳለፉት ያለፉት ነገሮች ሁሉንም ነገር። የሚታተትህ ከሆነ የሚያወራ ከሆነ የሚያስብ ከሆነ። ሀተታው ያንን እንትን ካለ እና በጣም የሚጨበጥ ነገር ጽንሰ አሰፋለሁ ታዲያ መናገር በጣም የምሞተው ነው አስቀምጠኝ።

ከቀን ሰአቶች በጣም ምወደው ጠዋት ቢሆን በጣም ደስ ይለኛል ምክንያቱም ጠዋት በቃ ሙሉ ሀይሌን ማገኝበት በጣም ብዙ ብዙ ኢነርጅ ሚኖረኝ ጠዋት ገዝ ጠዋት ላይ ስለሆነ ያው እንደተነሳው ምናምን የሚኖረኝ አቅም እና ከሰአት በኋላ ያለው ነገር እኩል ስለማይሆን ጠዋት ላይ ያለውን ነገር ብጠቀምበት በጣም እመርጣለሁ በጣም ደስተኛ ነኝ። እና የትኛውን ሰዓት የትኛውን የቃን ሰዓት ትወዳለህ ያልከኝ ጠዋት ላይ እስከ ስድስት ሰዓት ባለው ወይም እስከ አምስት ሰዓት ያለው ጊዜ ትልቅ ነገር ነው። ለኔ እና ብዙ ነገር ማከናወን ምችልበት ብዙ ነገሮች ብዙ አቅሞች ምናምን ተሰብሰው የሚገኙበት ሰዓት ስለሆነ። እስከ አምስት ሰዓት ያለውን ጊዜ ልዩ ቦታም እና ልዩ ትኩረት ሰጥቼ የምሰራበት ታይም እና ሰዓት ነው። እና እስከ አምስት ሰዓት ያለውን ጊዜ ብዙ ጊዜ ያንን ሰዓት ምን እንትን ነው

አዎ ሻማ ማብራት በጣም ነው የሚያስደስተኝ ሻማ ማብራት በጣም እወዳለሁ። ሻማው መች መቼ አበራለው አንዳንድ ጊዜ ጸሎት ሳደርግ ላበራ እችላለሁ። መብራት ሲጠፋ ላበራ እችላለሁ ስለዚህ አጋጣሚው ሻማን ላበራ እችላለሁ ምክንያቱም ሻማ ብርሃን ሳይኖር ወይም መብራት በጠፋ ሰዓት ብርሃን መሆን ስለሚችል። ሻማ አብርቼ ምናምን ሲቀመጥ በጣም ነው ደስ የሚለኝ። ሳሎን እንደውም ሻማ አብርቼ የሆነ ስመሰጥ ምናምን አንዳንድ ሀሳቦቼን ሳስብ ምናምን ደስ ይለኛል ሻማ በጣም እወዳለሁ። እንደውም ትልቅ ታሪክ አለኝ ካሁን በፊት አንዳንድ ሻማ አበራ ነበር በየቀኑ ምናምን። እና ሻማ አበራለው ሻማ ማብራት በጣም ነው የምወደው ውስጤ ነው በጣም ማብራት ሲጠፋ ምናምን። ባይጠፋም ራሱ አንዳንድ ጊዜ እሁድ እሁድ ምናምን ገዝቼ ጸሎት ማደርገው በሻማ ነው። ሻማ አበራለሁ ሻማ ብቻ ያስደስተኛል

የሚገርም ጥያቄ የሚገርም ጥያቄ የሚገርም ጥያቄ ዶሮ አለ ልጅነቴን አስታውስከኝ በጣም ነው የማመሰግነው። ዶሮ አሁን ላይ የለኝም አሁን ካደኩ በኋላ የለኝም። ዶሮ አሁን ሃያ አምስት አካባቢ ሃያ ስድስት አካባቢ ልገባ ነው። በፊት ግን ልጅ ያለው ግን ነበረኝ አስታውሻለሁ አያቴ ጋር ምናምን በማድግ ሰዓት ነበረኝ እና የራሴ ነበሩኝ እና እንቁላል። በቃ አገኛለሁኝ ከዛ ደሮቹ ምናምን ብዙ ይሆናሉ ምናምን ይወልዳሉ ምናምን ከዛ በኋላ እንቁላል ቁርስ ምናምን እበላ ነበር ከራሴ ደሮች ምናምን ስለተሰጡኝ በጣም እንከባከባቸው ነበር። በቃ አይደል እነዛ ነበረኝ አሁን ላይ ግን የለኝም አሁን ላይ። አሁን ማለት ነው ሁኔታ ደሮ የለኝም በፊት ግን ልጅ እያለሁ ግን ነበረኝ። ያለው አያቴ ብዙ ዶሮዎች ምናምን ሰጥቶኝ እንከባከብ ነበርና ብዙ ፍላጎት እንደሚመጣን ነበርና በፊት ነበረኝ

አዎ ምሽት ትትዎች አሉ ሰው የተለያዩ ነገሮች በተለያየ ጊዜ የሰራቸው በተለያየ ዘመን የተሰሩ ብዙ ድልድዮች አሉ ብዙ ዘመናትን ያስቆጠሩ ብዙ ድልድዮች አሉ መኪና መሄዱባቸው ሰው የሚያልፉባቸው የወደዱ ድልድዮች አሉ እንደውም እኔ የምንርበት አሁን ላይ ያለው ከተማ በጣም የወደድዮች ትልቅ ከተማ በመሆን አንፃር የፊት ከተማ በመሆኗ አንፃር በታሪክ በጣም የረጅም ዘመን ከተማ ከመሆኗ አንፃር በዙ ድልድዮች አሉ። በቃ የሚያስፈሩ ልብድዮች አሉ። እና ድልድዮች ድልድይ አለ ባካባቢ ድልድይ አለ መልሱ ምንድነው? አለ አዎ ብዙ የማውቃቸው ደልድዮች አሉ።

የሚገርም ጥያቄ ነው። የጠየከኝ የሚገርም ጥያቄ በጣም ከምወደው ከምጠጣው ነገር ካደኩበት ነገር አንዱ ወተት ነው። ወተት በጣም ነው ምወደው። ወተት ለወተት በጣም ነው ይወጣል። ወተት ጠጣለው ፒናዶም ሰው ነው የሚጀምረው በወቸት ነው። ያደኩት እና ትልቅ ታሪክ አለኝ። ከወተት ጋር ሚያገናኘኝ ነገር ከወተት ጋር ያለኝ ፍቅር በጣም የረጅም ጊዜ አመታት ነው። ና ወተት በጣም ነው ምወደው ወተት ጠጣለው። ቁስ ላይ ብዙ ጊዜ በቃ ወተት እጠጣለሁኝ አሁንም ራሱ ወተት በጣም ነው የምወደው። ወተት እገዛለሁኝ አሁን ራሱ ወተት ገዝቼ ምናምን አፍልቼ ምናምን በዳቦ ምናምን እጠጣለሁኝ ቁርሴ ምናምን እበላበታለሁኝ ምናምን። እና ወተት በጣም ነው ምወደው። ወተት ትጠጣለህ ያልከኝ ጥያቄ? መልሱ አዎ ወተት እጠጣለሁኝ። ወተት በጣም እምወደው አንዱን መጠጥ ነው። እና ወተት እጠጣለሁ ኝ